እግር ማለት እንግዲህ ህይወት ያላቸው ነገሮች የሰውነት ወይም የአካል ክፍል ነው ማለት ነው ይሄ እግር የምንለው። ያው የተለያዩ ህይወት ያላቸው ነገሮች አሉ እንግዲህ እኔ እነሱም ያው እንደ አፈጣጠራቸው ወይም እንደ ሁኔታቸው ልዩ አራት እንዲሁም ሁለት ይኖራል ማለት ነው እንዲሁም ያው በልባቸው ወይም የሚሳቡም እንስሳቶች ይኖራሉ። እግር ያላቸው እንግዲህ አራት እግር ወይም ሁለት እግር ማለት እንችላለን ማለት ነው ለምሳሌ የሰው ልጅን ብናይ። የሰው ልጆች እንዴት እንዴት የሚታውቀው ሁለት እግር አላቸው ማለት ነው። እሱም ከወገባቸው በታች ያለው ሁለቱን እግራቸውን የሚዝነው ማለት ነው ያው በተፈጥሮ አንድ ሰው። ሁለት እግር ይኖረዋል ማለት ነው መደበኛ የሆነ ጤነኛ የሆነ ሰው ሁለት እግር። አለው ማለት ነው በተለያዩ ምክንያቶች ካላጣ በቀር በአደጋ ሊሆን ይችላል በተፈጥሮአዊ በሰው ሰራሽ ወይም በአንዳንድ ኬዞች ወይም በአንዳንድ ሁኔታዎች አጋጣሚ ካልሆነ በስተቀር። ያው መደበኛ የተባሉ ወይም ጤነኛ የሆነ የሰው ልጅ ሁለት እግሮች ይኖሩታል ማለት ነው እና እዛ ሁለት እግሮች የተለያዩ የራሳቸው ጥቅም ይኖራቸዋል። የመጀመሪያው ተስተካክሎ ለመቆም ነው እንግዲህ ተስተካክሎ ለመቆም የሰው ልጅ የሁለት እግር ሊኖረው ይገባል ማለት ነው። እንግዲህ ሁለት እግር ከሌለው የሰው ልጅ ተስተካክሎ መቆም ይከብደዋል ማለት ነው። ወይንም በሌላ ነገር መታገዝ ያስፈልገዋል በክራንች ሊሆን ይችላል አለያ ሌላ መደገፊያ ነገር እንጨት ነገር ሊሆን ይችላል ወይም ሰው ሊደግፈው ይችላል እና ተስተካክሎ መቆም ይችል ዘንድ ሁለት እግሮች ያስፈልጉታል ማለት ነው። እንዲሁም ከቦታ ወደ ቦታ ለመንቀሳቀስ እነዚህ ሁለት እግሮች ይጠቀማል ማለት ነው። ከአንዱ ቦታ ወደ ሌላኛው ቦታ ለመንቀሳቀስ ለመሄድ የእርምጃ ለማድረግ እንዲሁም ለመሮጥ ሊሆን ይችላል። ያው ከቦታ ቦታ እንግዲህ ለመንቀሳቀስ እነዚህ ሁለት እግሮች ይጠቅማል ማለት ነው። እንዲሁም ለተለያዩ ውድድሮች ያገለግላሉ ማለት ነው እነዚህ የሰው ልጅ ሁለት እግሮች ለምሳሌ የእግር ኳስ ተጫዋች ቢሆን። የስፖርተኛ ሁለት እግሮች ከሌሉት እግር ኳስ መጫወት ይከብደዋል ማለት ነው ወይም መደበኛ እግር ኳስ መጫወት አይችልም ማለት ነው ስለዚህ እነዚህ ሁለት እግሮች በዚህ ሰው ላይ እጅግ ከፍተኛ የሆነ ጠቀሜታ አላቸው ማለት ነው። እና እንደ አጠቃላይ መደበኛ የሆነ ወይም ጤነኛ የሆነ የሰው ልጅ ሁለት እግሮች ይኖሩታል እነዚህም ለሰው ልጅ ህልውና የሰው ልጅ የእለት ተእለት ኑሮውን ለማካሄድ የእለት ተእለት እንቅስቃሴውን ለማድረግ የሚጠቅሙ እጅግ ወሳኝ የሆኑ የአካል ክፍሎች ናቸው ማለት ነው። እንዲሁም እንስሳቶች እንደሚታወቀው አብዛኞቹ ያው አራት እግር አላቸው ማለት ነው እነዚህንም ብናይ ያው የተለያዩ እንደ ውሻ ድመት የቤትም የዱር እንስሳት ሊሆን ይችላል እንደነ አንበሳ። የቤት እንስሳትን ብንጠቅስ እንደ ፈረስ ለምሳሌ እነሱ። አራት አራት እግር ያላቸው ናቸው ማለት ነው በአራት እግራቸው ይሄዳሉ ይሮጣሉ ለአደንም ሊሆን ይችላል እና የተለያዩ ነገሮችን ሲያደርጉ በአራት እግራቸው ይንቀሳቀሳሉ ማለት ነው። ስለዚህ እንግዲህ የትኛውም ፍጡር ወይንም ህይወት ያላቸው ነገሮች ለመንቀሳቀስ እንዲሁም ለተለያዩ ነገር የሚጠቀሙት የአካል ክፍል እግር ይባላል ማለት ነው።

ቢጫ ማለት እንግዲህ ከቀለሞች ውስጥ አንዱ አይነት ነው ማለት ነው። ቢጫ የምንለው ያው እንግዲህ የተለያዩ ቀለሞች አሉ ወይም የተለያየ አይነት ቀለሞች አሉ ከእነሱ መካከል ቢጫ የሚባለው አንዱ ቀለም ነው ማለት ነው። ወይም ቢጫ የሚባለው ከነዛ ውስጥ አንዱ ቀለም ነው። እንግዲህ ቢጫ ቀለም በአብዛኛው ግድግዳ እንጠቀመዋለን ለውስጥ ግድግዳ በተለይ ለቤት ለውስጥ ግድግዳ በአብዛኛው እንጠቀመዋለን አሁን አሁን እየቀረ የመጣ ቢሆንም ወይም አሁን አሁን ቢቀየርም በሌላ አይነት ቀለም በአብዘሃኛው ግን እስካሁንን እንጠቀመው ነበር ማለት ነው። ይሄንን ቢጫ ቀለም እና አደይ አበባ የሚመስል ለምሳሌ አደይ አበባ የሚባል አለበኛ እግር መስቀልም ላይ የሚፈነዱ አበቦች ናቸው። እነሱ ከመስከረም ውስጥ እስከ ጥቅምት እጅግ በጣም ውብ የሆኑና ተራሮች ሽንተረሮች እንደውም ማሳዎች በእሱ የሚፈነድቁበት ቀን ወይም ጊዜ ነው ማለት ነው። ይህ ከመስከረም እስከ ጥቅምት ያለው እና እነዚህ አደይ አበባዎች ቢጫ ናቸው ማለት ነው። ያው ኢትዮጵያም አዲስ አመቷን ስትቀይር ወይም አዲስ ዘመኗን ስትቀበል መስከረም አንድ ቀን እነሱ ይቆረጡና እነሱ ቤት ላይ ይደረጋሉ ማለት ነው። ውጭ ላይም ይደረጋሉና ቤት ላይ በተለይ በገጠሩ ክፍል በብዛት ወይም በስፋት ስለምናገኝም። ሸንተረሮች ተራራዎች ጋራዎች ያው እንግዲህ በእነሱ ስለሚያሸበርቁ ያኔም እየቆረጥን ወይም ከዛ እያመጣን ቤት ላይ ጉዝጉአዝ ነገር ወይም ይጎዘጎዛሉ ማለት ነው። ቤት ላይ ስለዚህ ቢጫ የምንለው ያው ልክ እንደ አዲ አበባ እንደውም የተለያዩ ቀለሞች ይኖራሉ ቢቻ ለምሳሌ። የውሃ መቅጃ ጄሪካን ብናይ ይህ ቤት ላይ የምንጠቀመው ማለት ነው። ሃያ እና ሃያ አምስት ሊትር የእሱ አይነት እንግዲህ ያው ቢጫ ቀለም ነው ማለት ወይም ቢጫ ልንለው እንችላለን። እሱን እና እንዲሁም ቢጫ ቀለም የተስፋ የርኅራሄ የዝነት የወደፊት የብሩህ ተስፋ ተደርጎም ይወሰዳል ማለት ነው። ቢጫ ቀለም ያው ኢትዮጵያ ሰንዴቅ አላማም ያው ቢጫ ቀለም አላት ማዕከል በኋላ ማለት ነው ቢጫ ቀለም እንግዲህ ምንም ነው የሚገልፅልንን ርህራሄን ተስፋን የወዴፊት ብሩህ ተስፋን አንድነትን የሚገልጽ ነው ማለት ነው። ይህ ቢጫ ቀለም ያው በኢትዮጵያም ባንደራ ማየት ይቻላል ማለት ነው። አንድ ሰው ቢጫ ቀለም ምንድነው አላውቅም። የሚል ሰው ቢመጣው ቢጫ ቀለም እንደት አይነት ነው። ያው የኢትዮጵያ መካከል ላይ ያለው በአረንጓዴ እና በቀዩ መካከል ላይ ያለው ረጅሙ አግድም ያለው ቀለም እሱ ነው ቢጫ ቀለም ብሎ ለአንድ ሰው በቀላሉ ማስረዳት ይችላል ማለት ነው። እንግዲህ የተለያዩ በቢጫ ቀለም የሚቀለሙ ቤቶች ህንፃዎች ይኖራሉ ማለት ነው። በተለይ ለውስጥ ግድግዳ ተመራጭ ነው። ልብሶች ጫማዎች እንዲሁም የተለያዩ የምንጠቀማቸው እቃዎች። አንዳንድ መተግበሪያዎች እንግዲህ ከውጭ ገጽታቸው ሊሆን ይችላል። እና ለተለያዩ ነገሮች ማስዋቢያ የምንጠቀመው የቀለም አይነት ነው ማለት ነው። ይሄ ቢጫ ቀለም የምንለው

እዚህ ማለት ቅርብ ያለ ወይንም እኛ ያለንበት ቦታ ላይ ያለን ነገር የሚያመለክት ነው ማለት ነው እዚሁ ነው እዚህ ይባላል ማለት ነው ቅርብ ከእኛ ጎን ከእኛ ፊት ለፊት ከእኛ በኋላ። በቃ እኛ ባለንበት አካባቢ ወይም እኛ ባለንበት ዙሪያ ያለ እዚህ ይባላል ማለት ነው። እንዲህ ሁኔታው ያው በዛ አካባቢ ከሆነ። ለምሳሌ እኛ የምንኖርበት መንደር ወይን ወይን እኛ የምንኖርበት ሰፈር ከሆነም እዚህ ሰፈር ይባላል ማለት ነው። እንዲሁም እኛ የምንኖርበት ክፍለ ከተማ ከሆነ እዚህ ክፍለ ከተማ። ይባላል ለምሳሌ ካምፓስ ብንሆን እኛ የምንማርበት ካምፓስ ከሆነ እዚህ ካምፓስ በመባል ሰፋ አድርገን እንገልፀዋለን ማለት ወይም እኛ የተቀመጥንበት ለምሳሌ እኛ ዶርም። ቢሆን ወይም እኛ ያለንበትን ዶርም ማመልከት ብንፈልግ እዚህ ዶርም እንላለን። ወይም እዚህ ካፌ እዚህ ስታዲየም ለምሳሌ የኳስ መጫወቻ ስታዲየም ብንሆን እዚህ ስታዲየም ውስጥ ያው ነገሩ እየሰፋና እየጠበበ እንዴ የምንገልጽበት ቦታ እየሰፋና እየጠበበ ይኖራል ማለት ነው። ለምሳሌ ሀገርን አጠቃላይ ብንገልፅ እዚህ ሀገር ብንል አጠቃላይ ኢትዮጵያን የምትባለውን ሀገር ነው ማለት ነው። አንድ ሰው የት ነው የምትኖረው እዚህ ሀገር ነው የምትኖረው ቢባል? የዚች ሀገር ነዋሪ ወይም የዚያች ሀገር ዜግነትን የጠየቀው ነው ማለት ነው። ስለዚህ የሚገልጸው ማንን ነው? እዚህ ሀገር ወይም እዚች ኢትዮጵያ የምትባል ሀገር ነው አለ እንደሆነ ነው። ወይንም ቤትን ለምሳሌ የሆነም ቤት የሆነ ሰው ከሆነ ቤት ቢገባ ብናየው ወይም ሲወጣ ብናየው እና አገኘነው ስለዚህ ያን ሰው እዚህ ቤት ነው የምትኖረው ብለን እንጠይቀዋለን። እዚህ ያሉን እንግዲህ ያችን ቤቷን ብቻ ነው ይህ በጣም ሲጠብ ቤቷ ብቻ ማለት ነው። ወይም ያቺን ወይ ቤቷን ወይም ያንን አካባቢውን ወይም እዚህ ሰፈር ነው የምትኖረው እዛ ሰፈር የሆነ ሰፈር የሆነ ቦታ የምናውቀው ሰው እዛ የሆነ ሰፈር ብናገኘው እዚህ ሰፈር ነው። የምንተኖረው ስለው ደግሞ ትንሽ ሰፋ አለ ከቤቷ ወይም ከግቢው ሰፈር እዚህ ሀገር ስንል ደግሞ ወይ ያን አካባቢውን አጠቃላይ ያንን ቀበሌው ሊሆን ይችላል ወይ እዛው ወረዳ ውስጥ ሊሆን ይችላል ወይ እዛው ክልል ውስጥ ሊሆን ይችላል። ወይንም ደግሞ አጠቃላይ እዛ ሀገር ሊሆን ይችላል ማለት ነው። እና እዚህ የሚለው ቃል እንግዲህ በሰፊው ይሄዳል ማለት ነው። እና አንዳንድ ጊዜ እዚህ አለም ይባላል ማለት ነው። ይህ አለም የሚባለው እንግዲህ ከሰማይ እና ከምድር በላይ ከሰማይ በታች ያለው አጠቃላይ አለም ሰባቱን ማህጉር ውሃዎችን አካላትን ጨምሮ ይሄ አለም ይባላል። እና እዚህ አለም ላይ ይላሉ አንዳንድ ሰው እና እንደውም ደግሞ ሌላው አለም ወይንም ከሞት በኋላ ህይወት አለ እንደሚባለው ሌላ አለም ወይም ሰማይ ላይ ያለ አለም እንደዛ ይባላል እና። ከሰፊ እስከ ጠባብ እዚህ የሚለው ቃል እንግዲህ ቅርብ ያለን ነገር ማለት ነው ከነገሩ አንፃር የሚገለጽበት ነው። እንግዲህ ቁጭ ብለን ከሆነ እኛ በዙሪያችን ያለ በፊታችን በኋላችን እንዲሁም በቀኛችን በግራችን ወይ ከእኛ በላይ ያለነው በእኛ ዙሪያ ያለን ነገር እዚህ ይባላል ወይም እዚህ አካባቢ ይባላል ማለት ነው። እና ይሄ እዚህ የሚለው በአብዛኛው ቦታን አቅጣጫን ወይንም የሆነ ስር ስፍራን ነው የሚገልፅልን ማለት ነው። እና ከእነሱ ከሶስቱ የምንገልጽበት ነው። ያ ቦታ ወይም ያ ስፍራ ወይም ያ አካባቢ ያ እንግዲህ ያ አቅጣጫ ለእኛ ቅርብ የሆነ ከነገሩ ስፋት ወይንም ጥበት አንፃር ለእኛ ቅርብ የሆነና ለእኛ አዋሳኝ የሆነ በእኛ ዙሪያ የሚገኝ በእኛ አካባቢ የሚገኝ ወይንም ከነገሩ ከሆነ ነገር ጋር በዛ ቅርበት ያለ ቦታ እዚህ ይባላል ማለት ነው።

ኤፕሪል ኤፕሪል ማለት እንግዲህ የወራት ስም ነው ማለት ነው ከአሥራ ሁለት ወራቶች ውስጥ አንዱ ነው። ይሄ ኤፕሪል የሚለው እንደ አውሮፓውያን አቆጣጠር አራተኛው ወር ማለት ነው። ጃንዋሪ ፌርብሮአሪ ማርች እና ከዛ ኤፕሪል ይባላል ማለት ነው። እንደ ኢትዮጵያ አቆጣጠር ደግሞ ስምንተኛው ላይ የምናገኘው ወይም ስምንተኛው ወር ነው ማለት ነው። ኤፕሪል እንዲሁም ሚያዝያ በመባል ይታወቃል ማለት ነው። ከዛ ግንቦት አለ ከኋላ ደግሞ መጋቢት አለ ማለት ነው። በመጋቢት እና በሚያዝያ መካከል እንዲሁም በኢሮፒያን ወይም በእንግሊዘኛው አጠራር ማለት ነው። ኤፕሪል የሚለው በሜይና በማርች በሁለቱ መካከል የሚገኝ ከአስራ ሁለቱ ወራቶች ውስጥ አንደኛው ወራት ነው ማለት ነው። እና ኢፕሪል የምንለው ማለት ነው። በ እንደ የአውሮፓውያን አቆጣጠር ሰላሳ አንድ ሰላሳ ሃያ ዘጠኝ ሃያ ስምንት ሊሆን ይችላል ያው የወራቶች እንደዚህ ስለሚሆኑ ማለት ነው። ነው ቆጣጠር እንደ ሀገራችን አቆጣጠር ግን ሁሉም ወሮች ሰላሳ ሰላሳ ናቸው። ከአንዷ ከአስራ ሶስተኛዋ ከጶጉሜ ውጪ ሌሎች ያው እንደሚታወቀው ሰላሳ ሰላሳ ቀን ናቸው ማለት ነው። ሁሉም እኩል ናቸው ምንም የሚለያዩበት መንገድ የለም አንዱ ከአንዱ የሚበልጥበት የለም ማለት ነው። እንደ አቆጣጠሩ ሂደት። ግን እንደ አውሮፓውያን አቆጣጠር አንዳንድ ጊዜ ሃያ ስምንት ሃያ ዘጠኝ እንዲሁም ሰላሳ ሰላሳ አንድ አንድ የሚሆንበት አለ ማለት ነው። እያንዳንዱ ወራት በዚህ ቁጥር ይለያል ማለት ነው። እና ሚያዝያ ማለት እንግዲህ በኢትዮጵያ የበልግ ወቅት ነው ወይም በልግ የሚባልበት ወቅት ነው ማለት ነው። አንዳንድ አመቱን ሙሉ ዝናብ ይዘንብባቸዋል ተብሎ የሚታሰቡ አካባቢዎች ወይንም የበልግ ዘር የሚዘራባቸው እንግዲህ ጥር ላይ ሊዘንብ ይችላል ጥርእና የካቲት አብዛኛው የኢትዮጵያ ደጋማ የሚባለው ክፍል ማለት ነው። እነሱ ላጋ ወይም እነሱ አካባቢ ዝናብ ይዘንባል በዚህ ወር ወይም በዛ ጊዜ። ስለዚህ ሚያያዝ ላይ ዝርዝር ገብስ ነው። አብዛኛውን በዚህ በበጋው እና እንዲሁም አተር ምስር ይዘራሉ። በአብዛኛው ግን ገብስ ነው የሚዘራው ማለት ነው። ስለዚህ ይህ ገብስ ሊዘረዝርበት የሚችል ወር ነው እንዲሁም በጣም አድጎ ለመዘርዘር የሚያረግዝበት ነው ማለት ነው። ገብሱ የዛን ወር ነው ማለት ነው። እና እንግዲህ በእነዚህ አካባቢዎች አረንጓዴነት ይታያል ማለት ነው። በዚህ ወር ወይም አረንጓዴ ልምላሜ ይታያል ማለት ነው። የበልግ ዝናብ ከዘነበ በዛን አመት ያው አንድ አንድ አመት የበልግ ዝናብ እጥረት ሊኖር ይችላል። አንድ አንድ አመት ደግሞ ስለሚዘንብ ማለት ነው። ስለዚህ በእነዚህ ወራት እንደነዚህ አይነት አረንጓዴ ነገሮች ወይም አረንጓዴ አዝእርት ልናይ እንችላለን ማለት ነው። አልፎ አልፎ በሀገራችን አንዳንድ አካባቢዎች ዝናብ የሚዘንብባቸው የበጋ ማለት ነው። እና እነዛ ማህበረሰቦች ይሄም ገበሬዎች አብዛኛውን በበጋ ነው ማለት ነው። ከፍተኛ የሆነውን ምርት ሊያገኙ የሚችሉ በዚህ በበልግ ወራት ነውና። ያ መሬት በክረምት ውሃ የሚተኛበት መሬት ነው ለአብዛኛው ማለት ነው። ውሃ ላይ ይተኛበታል ከዛ መስከረም ላይ ይታረሳል። መረጡ ከዛ ጥር ላይ እና የካቲት ላይ እንደ ዝናቡ ጥር ላይ ከመጣ ጥር ላይ ይዘራል ከዛ ደግሞ መጋቢት ላይ የካቲት ላይ ከዘነበ የካቲት ላይ ይዘራል አንዳንድ ጊዜ እዚሁ አፕሪል ወር ላይም የሚዘራበት አጋጣሚ አለ። የበልግ ዝናቡ ዘግይቶ ከመጣ ማለት ግን አብዛኛውን ጊዜ ማለት ነው። አብዛኛውን ጊዜ እዚህ አካባቢ ላይ ዝርዝር ለመዘርዘር የቀረበ ገብስ ነው የምናየው አረንጓዴ የሆነ አልፎ አልፎስ ስንዲም ሊኖር ይችላል። ያው እዚህ ጋር በዝናብ ማለት ነው የበልግ ዝናብ የመስኖ ሳይጨምር የበልግ ዝናብ የመስኖ በማንኛውም እንትን ሊዘራ ይችላል። ምክንያቱም ውሃ ጠልፎ ነው ገበሬው በፈለገው ሰዓት ሊዘራው ይችላል ማለት ነው። ይሄኛው ግን ከዝናብ ላይ ጥገኛ የሆነ ነው ማለት ነው። ልክ እንደ ክረምቱ ዝናብ በበጋውም ጥገኛ የሆነ ማለት ነው። ዝናቡ ካልዘነበ መስኖም የለም። ማሳው ዝም ብሎ መስከረም ላይ እንደ ታረሰ ወይንም ክስካሶ ይሉታል እነሱ እንደዛ ለጥር እንደተዘጋጀ ዝም ብሎ ይከርማል እንጂ ዝናብ ከሌለ ምንም ማድረግ አይችሉም። በምንም መዝራት አይችሉም። ስለዚህ የበልግ ዝናብ የሚመጣው እንግዲህ ጥር ይዞ እስከ የካቲት ግፋ ካለ እስከ መጋቢት ይደርሳል። አንዳንድ ጊዜ ደግሞ አልፎ አልፎ ማለት ነው ከአመት አንድ ጊዜ ሚያዚያ ላይ ሊደርስ ይችላል። ሚያዚያ ሊዘራና ቡቃየው ሊበቅል ይችላል ያ ደግሞ እስከ ነሀሴ ሊሄድ ይችላል ማለት ነው። እስከሚደርስ ይሄኛው ግን በትክክለኛው ሰዓት ጥር ላይ ከመጣ ወይም ጥር ላይ ዝናቡ የሚዘንብ ከሆነ የካቲት እና መጋቢት ላይ በደንብ ይበቅልና ያድጋል። ሚያዚያ ላይ ያረግዛል ማለት ነው። ያው ገብሱ ለመዘርዘር ምርቅ ብቅ ብቅ ማድረግ ይጀምራል። ግንቦት ላይ ዘርዝሮ ሰኔ ላይ ይታጨዳል ማለት ነው። እና ይሄ ማዚያ ወይም ኤፕሪል የሚባለው በኢትዮጵያ በሀገራችን አንዳንድ ክፍሎች ማለት ነው። ደጋማ በሚባሉ ቦታዎች ላይ አረንጓዴነት የሚታይበት ልምላሜ የሚታይበት ወር ነው ማለት ነው። እና በዚሁም የተለያዩ ህዝባዊ በዓላት ይኖራሉ የተለያዩ የድል ወይም የአብዮት በዓላት እንደዚህ የተከበሩበት ይኖራል ማለት ነው። እና ያው እንደ አጠቃላይ አፕሪን ማለት ከአሥራ ሁለትቱ ወራቶች ውስጥ አንዱ ማለት ነው አንድ ወር ነው ማለት ነው።

የት ልጅ ማለት እንግዲህ ያው በጦጣ በጾታ ሴት የሆነች የሰው ልጆች እንግዲህ በጾታ በሁለት ይከፈላሉ ማለት ነው። ይህም እንግዲህ የመጀመሪያው ወንድ ነው ቀጥሮ ሴት ሁለት ጾታ አለው የሰው ልጅ እንደምናውቀው ማለት ነው ወንድና ሴት በሚባል በተፈጥሮ ወይም መደበኛ በሆኑ እነዚህ ሁለት ጾታዎች አሉት እንግዲህ ሴት ልጅ የምትባለው እናት መሆን የምትችል ወይንም የራሷ ፊዚካሊ ሊሆን ይችላል የአካል ቅርጽ የተለየ የተለያዩ ከወንድ የምትለይባቸው ብዙ ነገሮች አሉ ማለት ነው። ያው እንግዲህ ከወንድ ልጅ ማለት ነው የቆዳ ስላሴ ሊሆን ይችላል እንደውም በተለያዩ አካላችኋ ከወንዶች ትለያለች ሴት ልጅ ለምሳሌ መፀነስ ትችላለች ማለት ነው። ወንድ ልጅ ያንን ማድረግ አይችልምና እሴት ልጅ አሁን ማጥባት ትችላለች ታጠባለች ህፃን በምትወልድበት ጊዜ ወንድ ልጅ ደግሞ ያንን ማድረግ አይችልምና። በእንደነዚህ አይነት መልኩ ሴት ልጅ ትባላለች ማለት ነው እንዲሁም እናት መሆን ትችላለች እናት መሆን የምትችለው ሴት ልጅ ናት። በተቃራኒው ግን ወንድ ልጅም ብናይ አባት ነው መሆን የሚችለው ወንድ ልጅ እናት ሊባል አይችልም ወይም እናት ሊሆን አይችልም ማለት ነው። እንዲሁም ሴት ልጅ እህት ናት እህት ትባላለች ሴት ልጅ። እንደውም ወንድ ልጅ ደግሞ ወንድም በሚለው ይገለጻል ማለት። እንዲሁም ሴት ልጅ አክስት ተብላ ትገለጻለች ወይም አክስት የምትባለው ሴት ልጅ ናት ማለት ነው። እንግዲህ ወንድ ልጅ ደግሞ በተቃራኒው ምን ይባላል አጎት ይባላል ማለት ነው። በተጨማሪ ሴት ልጅ ሚስት ትባላለች ማለት ነው ስታገባ ሚስት ሆነች ወይም ሚስት ተብላ ትጠራለች ማለት ነው ለባሏ ወንዱ ደግሞ ለሚስቱ ባል ተብሎ ይጠራል ወይም ባል ይባላል ማለት ነው እና። እንደነዚህ አይነት መልኩ ልንለየው እንችላለን ማለት ነው። እና ሴት ልጅ የሚባለው በጾታ ሴት የሆኖች ከወንድ ልጅ በብዙ ነገር የምትለይ የወንድ እንግዲህ የሰው ልጆች ግማሽ የማህበረሰቡ ግማሽ የሚባሉ ናቸው ማለት ነው። ሴት ልጆች የማህበረሰቡ ግማሽ ክፍል ያው አፈጣጠር እንግዲህ ወንድ ከሴት ነው። አንዱ ጋር ወንድ ይወለዳል ሌላው ጋር ደግሞ ሴት ይወለዳል ወይም አንድ ሴት ልጅ ስትወልድም በተፈጥሮ አንዴ ወንድ ከዛ ሴት ወንድ ሴት ይሄ የሚሆንበት አጋጣሚ በብዙ አጋጣሚዎች እናያለን ማለት ነው። ሴቶች እንግዲህ ሲወልዱ ወይም እናቶች ሲወልዱ የመጀመሪያው ወንድ ከሆነ ቀጥሎ ሴት ከዛ ደግሞ ወንድ ከሆነ ከዛ ቀጥሎ ሴት እያለ እንደዚህ የሚፈራረቅበት ጉዳይ አለና። ሴት ልጅ ማለት እንግዲህ እናት መሆን የምትችልን እህት ወይም አክስት። እንደነዚህ አይነት መስፈርቶችን ምታሟላ እንዲሁም መፀነስ የምትችል ማጥባት የምትችል እና እናት መሆን የምትችል ሴት ልጅ ተብላ ትጠራለች ማለት ነው

ጫማ ማለት እንግዲህ ከልብስ ዝርዝሮች ውስጥ ሊመደብ የሚችል ወይም በልብስ ዝርዝሮች ውስጥ የሚገባ ነው ማለት ነው ይሄ ጫማ የምንለው ያው እንግዲህ ለእግራችን መሸፈኛ ወይም እግራችን ላይ የምንለብሰው ነው ማለት ነው ይሄ ጫማ መንገድ ስንሄድ ሊሆን ይችላል ወደ የተለያዩ ቦታ ስንንቀሳቀስ ስንሮጥ ሊሆን ይችላል። እንዲሁም ኳስ ስንጫወት ሊሆን ይችላል ማለት ነው እንግዲህ ጫማ እንለብሳለን ይህ ጫማ እንግዲህ ይባላል ማለት ነው። እግራችን ላይ የምናደርገው ከካልሲ በላይ ሊለበስ የሚችል ማለት ነው። ያው ካልሲ ይለበሳል እግር ላይ ሲቀጥል ጫማ ነው። የምንለብሰው እና እሱ ነው ማለት ነው። ጫማ የሚባለው እንግዲህ የተለያዩ አይነት ጫማዎች ይኖራሉ። የቆዳ ጫማ ይኖራል ቶርሽን ሲኒከር እንደውም ታኬታ የሚባለው የኳስ መጫወቻ ይኖራል። እና በየዘርፉ ይኖራሉ ማለት ነው ከነዛ መካከል ሁሎችም እነዚህ ጫማ በሚለው ጫማ በሚለው ውስጥ ይገባሉ ማለት ነው። እንዲሁም የተለያዩ የጫማ ድርጅት ያመረታቸው ጫማዎች ወይም የእሱ ውጤቶች ማለት ነው። አዲዳስ እና ሌሎችም ሞዴል በእነዚህ የተሰሩ ጫማዎች ይኖራሉ ማለት ነው። እንዲሁም ደግሞ ከፕላስቲክ ብቻ የሚሰራም ጫማ ይኖራል ማለት ነው። አብዛኛው በገጠሩ ክፍል ሰዎች የሚጠቀሙት ማለት ነው። ከፕላስቲክ የተሰራ መልሶ መጠቀም የሚቻል ማለት ነው። ያ መልሶ እንደገና ሊሰራ የሚችል የሚቀልጥ ነው ማለት ነው። ያ ተሰብስቦ ወደ ፋብሪካ ገብቶ ከእንደገና ደግሞ ተሰርቶ ይወጣል ማለት ነው። ሪሳይክል መደረግ ይችላል ማለት ነው። ያኛው የፕላስቲኮ አይነት ጫማ እና እንግዲህ ጫማ ማለቴ ነው። እንደየአካባቢው እንደየአየር ሁኔታው እያለ እንዲሁም እንደምንለብሰው ልብስ እንደምንለብሰው ሱሪ ማለት ነው። የሚሀድብንን ጫማ መርጠን አጭር ረጅም እኮ እስከ ጉልጭምጭምጥ እስከ ጉልበት የሚደርስ ሊኖር ይችላል ማለት ነው። እስከ ባት ድረስ ያው እንዲህ የመጠኑ ይኖራል። ከቆዳ የሚሰሩት ለምሳሌ ከተለያዩ እንስሳት ቆዳዎች ሊሰራ ይችላል። እንደውም የተለያዩ ግብአቶችን ተጠቅሞ የሚሰራ ጫማ ነው ማለት ነው። የተለያዩ እንዴ ፑማ አዲዳስ እና እንደ ናይክ ያሉ ታዋቂ የጫማ ሞዴሎች አሉ ማለት ነው። እንደ አጠቃላይ ጫማ ማለት እግራችን ላይ የምንለብሰው ወይም እግር ላይ የሚለበስ የልብስ አይነት ነው ማለት እንችላለን።

ማለት እንግዲህ የባህላዊ ምግብ ነው ያው የምግብ አይነት ነው የሚበላ ምግብ ነው ማለት ነው። በበአላዊው መንገድ የሚዘጋጅ ነው በእንግዲህ ኢትዮጵያ በአንዳንድ ክፍሎች በተለይ ወደ ደቡቡ አካባቢ አረንጓዴ እና ለምላማ ስለሆነ በሷ አካባቢ ይገኛል ማለት ነው። ያው እንግዲህ ከእጽዋት ነው የሚገኝ የምግብ የራሱ የሆነ አለው ማለት ነው የሚገኝበት ሰዎች ከዛ የሚያዘጋጁት የምግብ አይነት ነው ይሄ ቆጮ የሚባለው እንዲሁም ጣፋጭ ነው የሚለው ሰዎች አሉ በርግጥ እኔ እስካሁን እሱን ተመግቤ አላውቅም። ቀምሼውም አላውቅም ማለት ነው። እና ቆንጮ ቆጮ ማለት እንግዲህ ያው የምግብ አይነት ለምግብነት የምንጠቀመው ባህላዊ ምግብ። ነው ማለት ነው ይህ ቆጭ የምንለው። በኢትዮጵያ በተለይ በደቡቡ ክፍል እንዴ ወራቤ እንዲሁም ሀዲያ ከምባታ ሲዳማ እንደነዚህ አካባቢዎች የተለመደ የምግብ ነው ማለት ነው። በብዛትም ይገኛል ማለት ነው። በእነዚህ አካባቢዎች ያው እንግዲህ ለሰውነት እጅግ ተስማሚና ጤናማ የሆነ ወይንም ጤና ያለው ምግብ ነው ያው ለብዙ በሽታዎች አያጋልጥም ከተፈጥሮ ነው የሚዘጋጀው። ሌላ ግብአቶች ኬሚካሎች ወይንም ፋብሪካ ውስጥ ገብቶ ሌላ ማቀነባበሪያ ውስጥ ስለማያልፍ በተፈጥሮ መንገድ ብቻ ስለሚዘጋጅ ለሰው ልጆች ጤናማ የሆነ ምግብ ነው ማለት ነው። ቆጮ ማለት

ዛሬ ማለት እንግዲህ አሁን ያለንበት ቀን የኖርንበት ያለንበት ሰዓት ያለንበት ቀን ነው ማለት ነው ዛሬ ብለን የምንጠራው። እንግዲህ እያለፈ ያለው ወይንም እኛ እየተጠቀምነው ያለንበት ጊዜ ነው ማለት ነው። ዛሬ የምንለው ዛሬ ማለት በትላንትና በነገ መካከል ያለነው ትላንት አልፏል ነገ ደግሞ ገና ወደፊት ይመጣል ብለን የምንጠብቀው ወደፊት ይመጣል ብለን ተስፋ የምናደርገው ነው። ዛሬ ደግሞ ያለን እየኖርንበት ያለነው ቀን ማለት ነው ይህንን እሪከርድ። ለምሳሌ እስከምቀዳበት ያለችው ጊዜ ዛሬ ትባላለች ማለት ነው። ከዚህ በኋላ ምን ይፈጠር ምን አናውቅም ስለዚህ። ዛሬ የተሰጠን ጸጋ ነው ዛሬ የምንኖረው ቀን ነው ማለት ነውና ዛሬ የሚለው በዚህ ይገለጻል ማለት ነው። ሁሉም ሰዎች ያው እንግዲህ ዛሬ መኖሩን ነው እርግጠኛ የሚሆነው እስከ አለበት ደቂቃ ድረስ ከደቂቃዎች በኋላ ምን እንደሚፈጠር ምን እንደሚሆን አያውቅም። ትላንትም አልፏል ነገም ገና አልመጣም። ማለት ነው። እና ዛሬን ነው በአብዛኛው የምንኖረው የሰው ልጅ ዛሬን ነው የሚኖረው የሚኖረው ማለት ነው። ያው እንግዲህ ለነገው የሚሰራው ዛሬን ነው ወይም ዛሬ የሚኖረው ትላንት የሰራውን ነው የሰው ልጅ። ለምሳሌ ትላንት የሰራነው መልካም ስራ ትላንት የተማርነው ትምህርት ካለ ትላንት የቆጠብነው ገንዘብ ካለ ዛሬ ላይ ለእኛ ተቀማጭ ያገለግላል። ትላንት የተማርነው ትምህርት ካለ ዛሬ ላይ ለእኛ እውቀት ይሆናል። ደግሞ ዛሬ የምንሰራው ዛሬ የምናከናውነው ዛሬ የምንገነባው ቤት ዛሬ የምንገነባው እውቀት ዛሬ የምንቆጥበው ገንዘብ። ወይም ዛሬ የምናደርገው ነገር ለነገ ሊጠቅመን ይችላል ማለት ነው። ስለዚህ የሰው ልጅ ዛሬ ነው የሚኖረው። ስለዚህ ለምሳሌ ዛሬ አንድ ሰው ዛሬ ምን ስታደርግ ዋአልክ ወይም ዛሬ? ምንድነው የምታደርገው ካለ። ያው እንግዲህ የሚያደርገውን አነባለሁ። የቤት ስራ ጽሁፍ እጽፋለሁኝ እንዲሁም ሌላ የግንባታ ስራ አለብኝ ሊሄድ እችላለሁ ወይም ስብሰባ አለብኝ። ወይንም ክፍለ ሀገር እሄዳለሁ እና የተለያዩ ነገሮችን በማለት ሊመልስ ይችላል ማለት ነው። ሰው ልጅ ለማንኛውም ዛሬ የምንለው። ቀን ወይም ዛሬ የሚባለው በትናንትና በነገ መካከል ያለ እየኖርነው ያለው እያለፈ ያለ ሰዓት ወይንም አሁን ያለው ሰዓት ዛሬ ተብሎ ይጠቀሳል ማለት ነው።

ራስ ማለት እንግዲህ ከአንገታችን በላይ ያለው የሰውነታችን ክፍል ራስ ይባላል ማለት ነው ወይም ራስ በመባል ይታወቃል ማለት ነው። ፍጡርራኖዎች እንግዲህ ህይወት ያላቸው ፍጡራኖች ወይም በአጠቃላይ ህይወት ያላቸው ነገር ከአንገታቸው በላይ ያለው ነገር ራስ በመባል ይታወቃል ማለት ነው። ይሄ ራስ የምንለው ነገር ሌሎች ብዙ የሰውነት ክፍሎችን ይይዛል ማለት ነው። እነሱም አፍ አለ ጆሮ ይኖራል አፍንጫ አይን እንዲሁም ግንባር የሚለውና አጠቃላይ ደግሞ ጭንቅላታችን ማለት ነው እሱን ይይዛልና ራስ የሚባለውን እነዚህን አካቶ የሚይዝ ነው ማለት ነው። እንግዲህ ዋናው የሰው ልጅ ዋና ዋና ክፍል ወይም ህይወት ያላቸው ነገሮች ዋና ዋና ክፍል የሚባሉት እነዚህ ናቸው ማለት ነው። ያው አንዳንድ ደሞ ህይወት ያላቸው ነገሮች ከአንገታቸው በላይ ተቆርጠው ከአንገታቸው በላይ መራመድ የሚችሉ እና መሞት የማይችሉ ማለት ነው ስለዚህ ነፍስ የምትባለው ነገር በአብዛኛው እዛ ውስጥ ነው የምትገኘው ማለት ነው። ስለዚህ የትኛውም ህይወት ያለው ነገር ራስ አለው ማለት ነው። ከዛም ላይ እንግዲህ አይን አፍንጫ ጆሮ አፍ እነዚህን ዋና ዋና የሚባሉ የስሜት ሀዋሳት የሚባሉ በተለይ እነሱን አጠቃሎ ይይዛል ማለት ነው። በጆሯችን እንሰማለን መልእክትን እንቀበላለን። በአፋችን ደግሞ እንናገራለን ወይም እናወራለን ማለት ነው። ምላሳችንና ከንፈራችንን በመጠቀም የትኛውም እንግዲህ ፍጡር ያለው ወይም የትኛውም ህይወት ያለው ነገር አፍና አፉን በመጠቀም ነው ማለት ነው። ድምጽ ሊያሰማ የሚችለው ያው አብዛኛው ህይወት ያላችሁ ነገሮች እንግዲህ እንስሳቶችም የሰው ልጆችም ድምጽ ያሰማሉ ማለት ነው። እና የሆነ እንግዲህ የየራሳቸው ድምጽ ይኖራል የሰው ልጅ ቋንቋ የየራሱ ሁሉም የተለያየ ቋንቋ በዛ እንደሚናገረው እሳቶችም የሆነ የሚያሰሙት ድምጽ ጩሀት ሊሆን ይችላል። እና የተለያዩ ድምፆችን ያሰማሉ አልፎ አልፎ ስለዚህ ይሄ። ራስ የምንለው ነገር እንደዚህን አካቶ የያዘ ዋና የሰውነታችን ክፍል ነው ማለት ነው። እንዲሁም እጅግ ብዙ የሰው ልጅ ያው ጭንቅላታችን ነው የምናስበው የምንጠቀመው በሱ ነው። ብዙ ነገር የምናደርገው ማለት ነው እና እጅግ በጣም ሴንሲቲቭ ለሆነ ነገሮች ሴንሲቲቭ የሆነ ነው ማለት ነው። ጭንቅላታችንን ያው የፍጡራኖች ወይም ህይወት ያላቸው ነገሮች በቀላሉ ሊጠቁ የሚችሉት ራሳቸውን ከተመቱ ለምሳሌ እባብን ብናይ እባባውን ራሱን ከተመታ የመቋቋም እንትኑን በጣም ዝቅተኛ ነው ማለት ነው። የሰው ልጅም ጭንቅላቱ የሆነ ባአደጋ ወይንም በተለያዩ ነገሮች ከተጎዳ መቋቋም አይችልምና ይሄ ወሳኝ እንግዲህ ሰውነታችንን የሚቆጣጠረው ሌላውን የምንቆጣጠርበት ክፍል ነው ማለት ነው። እዛ ላይ የሚገኘው እዛ ላይ ብዙ ስንኖር የምንጠቀማቸው ለማየት ለመስማት ወይም ለመብላት እንደውም ለመናገር ለማሽተት ብዙ ነገሮች የምንጠቀማቸው አሉ ማለት ነው። እንግዲህ ጭንቅላታቸው ወይም ራሳችን ራስ በሚባለው ነው የሚካተቱት ማለት ነው። ከአንገት በላይ ያለው ራስ ተብሎ ሊጠራ ይችላል ወይንም ጭንቅላታችንን የአንጎላችንን ክፍል ወይም እሱ ብቻ ሊሆን ይችላል ማለት ነው። እንዲሁም ራስ የሚባለው ነገር የአንድ ነገር ቁንጮ ሊባል ይችላል ማለት ነው። ለምሳሌ የአንድ ሀገር የህዝቦቹ ራስ የሚባለው መንግስት ቢባል መንግስት እንግዲህ የዛ ነገር ቁንጮ ነው ማለት ነው። ወይንም እንግዲህ ራስ የሚባለው ያው እንዲህ አማርኛ ትርጉም ከዚህ ህይወት ካለው ነገር ከጭንቅላት ወጣ ብለን ስናስብ። የሆነን ነገር መቆጣጠር የሚችል የሆነ ነገር ዋና የሆነ ፓርታ የሆነ ክፍል አለው የሚሆነ ነገር አለ የዛ ነገር ዋናው ነገር ራስ ይባላል ማለት ነው። እና ፍሬው ነገር ራስ ተብሎ ይጠራል ማለት ነው።

ጠረንጴዛ ማለት ያው ቢሮ ውስጥ ቤት ውስጥ እንዲሁም ካፌ ውስጥ ሊሆን ይችላል የተለያዩ ቦታዎች ላይ የምንገለግልበት ወይንም የሚያገለግለን መሳሪያ ወይም እቃ ልንለው እንችላለን ማለት ነው። ጠረጴዛ የሚባለውን ነገር። እንዲሁም ከተለያዩ ከጣውላዎች ሊሰራ የሚችል ነው ማለት ነው። በአብዛኛው ከእንጨት ነው የሚሰራው አብዛኛዎቹ ጠረጴዛዎች ማለት ነው። ከጣውላ ይሰራሉና ብዙ አገልግሎት ሊሰጡን የሚችሉ በየቢሮዎቻችን እንዲሁም በየካፌዎቹ ሊሆን ይችላል። እንዲሁም በየቤታችን ልናገኝ የምንችላቸው ነው ማለት ነው። እነዚህ ጠረጴዛዎች እንዲሁም ያው አንዳንድ ጊዜ ከመስታወት ሊሰሩ ይችላሉ ማለት ነው። ሳሎን ላይ እንጠቀማቸዋለን አንዳንድ ጊዜ ከመስታወት የተሰሩትን። ቤተሰብ ወይንም እንግዲህ ቤት ውስጥ ያለ ሰው ተሰብስቦ ምግብ የሚበላባቸው ጠረጴዛዎች። አንዳንድ እንግዲህ የመስታወት ሊሆኑ ይችላሉ ግን በአብዛኛው ወይንም በአብላጫው ጠረጴዛ የሚሰራው ከጣውላ ነው ማለት ነው ከእንጨት የሚሰራ ነው። ቢሮ እንግዲህ ውስጥ ይኖራል የተለያዩ ፋይሎችን ማስቀመጫ እንዲውም ኮምፒውተርን ማስቀመጫ ይሆናል ማለት ነው። አንድ ሰው ከወንበሩ ፊት ለፊት ጠረጴዛ ይኖረዋል ማለት ነው። ያም እንግዲህ ለስራ ያመቸው ዘንድ የተለያዩ መረጃዎችን የተለያዩ ፋይሎችን እንዲሁም የተለያዩ ዶክመንቶችን ኮምፒውተሩን አድርጎ እዛ ላይ ያስቀምጣል ማለት ነው። ለመጻፊያነትም ያገለግላል ማለት ነው። እንዲሁም ስብሰባ ሲኖር ስብሰባ እንግዲህ የሚመጡ ሰዎች ወይም እነዛ ስብሰባ ላይ የሚሳተፉ ሰዎች በጠረንጴዛው ዙሪያ ይሆናሉ ወይም ጠረንጴዛ እንግዲህ ማስታወሻነት ለመያዝ ለመጻፍ ሊሆን ይችላል ተለያዩ ነገሮች ይጠቀሙታል። እንዲሁ ጠረንጴዛ ቢሮ ውስጥ እንጠቀማለን ማለት ነው። እንዲውም በየካፌ ሬስቶራንት ሆቴሎች ውስጥም እንዲው እንጠቀመዋለን ማለቴ ጠረንጴዛ የሚባለውን ለተለያዩ ምግብ እና መጠጦችን ለማስቀመጫነት እንጠቀመዋለን ማለት ነው። ደንበኛ ሲመጣ እንግዲህ ወንበርና ጠረንጴዛ ያስፈልገናል ማለት ነው። ይህ እንግዲህ ከጣውላ ወይም ከእንጨት የተሰራው ጠረንጴዛ በአብዛኛው ካፌዎች እናገኘዋለን እንዲውም አንዳንዴ ፕላስቲክም ሊኖር ይችላል ማለት ነው። በመጠናቸው አነስ ያሉ በአብዛኛው የጣውላ ወይም ከእንጨት የተሰራው ቢሆንም እና በተለያዩ ካፌዎች ለደንበኞች አገልግሎት ለመስጠት ለሱ እንጠቀመዋለን ወይም ለሱ ልንጠቀመው እንችላለን ማለት ነው። እና እንደ አጠቃላይ ከመስታወት እንዲሁም ከእንጨት እና ከብረት እንዲሁም ከፕላስቲክ ሊሰራ የሚችል በቤት በቢሮ በተለያዩ በካፌ እና ሆቴሎች አካባቢ ልንጠቀመው የምንችል የቤት ቁሳቁስ የመሳሪያ ነው ማለት ነው

ወለድ ማለት እንግዲህ የተለያዩ ክፍያዎች ወይም ገንዘብ ስንቆጥብ ገንዘብ ስናስቀምጥ ለዛ የሚከፈል ወለድ ይባላል ማለት ነው። ያው ለገንዘብ አንድ ሰው ገንዘብ ሲያበድር ወይንም ሲያስቀምጥ ለዛ ለገንዘቡ እዛ ለማስቀመጥ ወይንም ያንን ገንዘብ ለማበደሩ ለዛ የሚከፈል ክፍያ ነው ማለት ነው። ያው በፐርሰንት ይከፈላል ለምሳሌ አንድ ሰው እንግዲህ ባንክ ላይ ብር ቢያስቀምጥ የባንክ የሚያስቀምጠው ብር እንግዲህ በወር ሊሆን ይችላል እንደውም በአመት ታስቦ ወለድ ይታሰብለታል ማለት ነው። እና ይሄን ወለድ እንግዲህ በፐርሰንቱ አስር ፐርሰንት አስራ አምስት ፐርሰንት ሃያ ፐርሰንት ሊሆን ይችላል እንደ ባንኩ እና እንደ ሀገሪቱ ማዕከላዊ ባንክ ወይንም እንዳስቀመጠበት ባንክ ይወሰናል ወይም ሰው ከሰው ላይ ከሆነ የሚሰጠው በሁለቱ መካከል ያለው ድርድር ይወሰናል በዛ ምክንያት ይቀመጣል ወይንም በዛ ምክንያት ይወሰናል ማለት ነው። ይሄ የወለድ መጠን እና እንግዲህ የወለድ መጠን በአንድ ሀገር ኢኮኖሚ ላይ ትልቅ የሆነ ተጽዕኖ ያሳድራል ማለት ነው። ገንዘብ ያው በዋጋ ነረት ላይ እንዲሁም በኢንቨስትመንት ላይ እና በወጭና ገቢ ንግዶች ላይም ትልቅ ተጽኖ ያሳድራል እንደዚሁም በገንዘብ ጠንካራነትና ደካማነትም ትልቅ ተጽኖ አለው ማለት ነው። አንድ ሀገር ማዕከላዊ ባንክ ወይንም ገዢ ባንክ የአንድ ሀገር ማዕከላዊ ገዢ ባንክ ብሄራዊ ባንክ ወይም ፌዴራል ረዘርቭ ባንክ የሚባለው እንግዲህ የወለድ መጠኑን ከፍ አድርጎ የሚተመን ከሆነ ወይም ትንሽ ዋጋውን ወለዱ መጠኑ ፐርሰንቱ ከፍተኛ የሚሆን ከሆነ ለምሳሌ ሰላሳ ፐርሰንት ሃያ ፐርሰንት ወይም ከዛ በላይ ያለና አስር ፐርሰንት ያለ የወለድ መጠን እኩል ሊሆን አይችልም ወይም ተመጣጣኝ አይደለም ማለት ነው። ስለዚህ ከፍ ያለ ወለድ መጠን ያላት ሀገር ወይም ከፍ ያለ ወለድ መጠን የምታስቀምጥ ሀገር በአንጻሩ ገንዘቧ ጠንካራ ይሆናል ማለት ነው። ከሌሎች ከረንሲዎች ወይም ከሌላ ሀገራት ገንዘብ ጋር ሲነጻጸር እዛች ሀገር ገንዘብ ከፍተኛ የመግዛት አቅም ይኖረዋል። ወይንም ሌላኛው ሀገር ለዛች ሀገር የወለድ መጠኗ ወይም ኢንተረስቷ ከፍተኛ ከሆነ ብዙ ብር መክፈል ይጠበቅባታል ማለት ነው ወይም ብዙ ገንዘብ መክፈል ይጠበቅባታል ማለት ነው። የዛችን ሀገር ገንዘብ ለማግኘት ወይም የዛችን ሀገር አንድ ገንዘብ ለማግኘት ያኛው እንግዲህ ብዙ ገንዘብ እንዲከፈል ይችላል ማለት ነው። ምክንያቱም ገንዘቡ ራሱን አጠናክሯል ወይንም ጠንካራ ሆኗል ማለት ነው። እንዲሁም የወለድ መጠኑ ዝቅተኛ ሲሆን ወይም ይሄ የወለድ መጠን ዝቅተኛ በሚሆንበት ጊዜ የዛች ሀገር የገንዘብ የመግዛት አቅሙ ይዳከማሉ ወይም ደካማ ገንዘብ ከሚባል ይሆናል። ስለዚህ ሌላኛው ሀገር ትንሽ ገንዘብ በመክፈል የዚችን ሀገር ብዙ ገንዘብ ማግኘት ይችላል ወይም ምንዛሬው እንግዲህ ይጨምራል ማለት ነው። ወይም ይህ የምንዛሬ እንትኑ ሪየቱ ከፍ ያለ ሊሆን ይችላል ማለት ነው። እንዲሁም በኢንቨስትመንት ላይ የራሱ ተጽዕኖ ይኖረዋል ይሄ ወለድ መጠን እንግዲህ ከፍተኛ በሚሆንበት ጊዜ ኢንቨስተሮች ወይም እነዚህ ኢንቨስት የሚያደርጉ ሰዎች ከባንክ በሚበደሩ ጊዜ ያ የባንክ ብድር ከፍተኛ ወለድ መክፈል ይጠበቅባቸዋል ማለት ነው። እንግዲህ ኢንቨስት አድርገው ከፍተኛ ወለድ የመክፈል ስለሚጠበቅባቸው ያኔ እንግዲህ ምን ያደርጋሉ እነዚህ ብዙ አይበደሩም ማለት ነው። ስለዚህ ኢንቨስትመንት ይቀንሳል ማለት ነው ወይም የኢንቨስትመንት መጠኑ ዝቅተኛ ይሆናል ማለት ነው። ሰዎች ብዙ ኢንቨስት አያደርጉም ይህም እንግዲህ በገንዘብ ወይም በወጪና በገቢ ንግድ ላይ የራሱ የሆነ ተጽዕኖ ይኖረዋል። ወይም ተገቢ የንግድ ምጣኔ የሚባለውን ይጎዳዋል ወይም እሱን ያስቸግራል ማለት ነው። እሱ ላይ ትልቅ ተጽዕኖ ያሳድራል ማለት ነው። እንዲሁም እንግዲህ የዚህ የወለድ የመጠን ከፍተኛ ሲሆኑ ሰዎች ገንዘብ በእጃቸው የመያዝ ነገር ይቀንሳል ማለት ነው። ሰዎች ብዙ ገንዘብ በእጃቸው አይዙም ማለት ነው። አብዛኛውን ገንዘብ ባንክ ላይ በማስቀመጥ ያ ከዛ የሚያገኙትን ወለድ ይጠብቃሉ ወይም የዛን ወለድ ይጠብቃሉ ማለት ነው። ገንዘብ በእጄ መያዝ ይቀንሳል ስለዚህ ያላቸውን ገንዘብ ወደ ባንክ ሊያስቀምጡ ይችላሉ። እንዲሁም ሌላ ቦንድ ላይ ወይንም ሌላ አይነት ነገር ላይ ከማድረግ ገንዘቡን እንግዲህ ወይም በቦንድ ላይ አድርገው ቦንድ ገዝተውበት ከዛ ከፍተኛ የሆነ ወለድ ለማግኘት ይጥራሉ ወይንም ባንክ በማስቀመጥ ከባንክ ከፍተኛ የሆነ ወለድ ይጠቀማሉ ወይም ይጠብቃሉ ማለት ነው። ስለዚህ በእጃቸው የመያዝ ገንዘቡ እጃቸው ላይ የማቆየት ነገር ይቀንሳል ማለት ነው። እና ወለድ ማለት ያው ለአንድ ገንዘብ ተቀማጭ ሲያደርግ አንድ ሰው ለዛ ገንዘብ በማስቀመጡ ለዛ የሚከፈለው ክፍያ በመባል ይታወቃል ማለት ነው። እንዲሁም በአንድ ሀገር ኢኮኖሚ ላይ ወይንም በግለሰቦች ገንዘብ ሁኔታ ላይ ከፍተኛ ተጽዕኖ አለው ማለት ነው።